አዎ ብዙ ሰነዶችን አዘጋጃለሁ ስራዬ ሲሆን ለስራዬ በጣም አስፈላጊ ሆኖ መረጃዎቼን አዘጋጃለሁ ማለት ነው። ሰነዶች ሲዘጋጁ መጀመሪያ የማደርገው ነገር የሚያስፈልጉኝ መረጃዎች መሰብሰቡ ነው። መረጃ ከተለያዩ ምንጮች ፈልግና ትክክለኛ መሆኑን እመረምራለሁ። ይህ ሰነዶቼ የተሟላና የታመኑ እንደሆን ያግዘኛል ማለት ነው። ሰነዶቼን ሲዘር ሳዘጋጅ አደረጃጀት በጣም እጠነቀቃለሁ መግቢያ ዋና ሀሳብና መደምደሚያ እንዲኖር አረጋግጣለሁ። ጽሁፉ ግልጽና ቀላል እንዲሆን እሞክራለሁ ማለት ነው ምክንያቱም ሌሎች ሰዎች በቀላሉ እንዲረዱት ስለምፈልግ ማለት ነው። እንዲሁም ከጻፍኩ በኋላ ስህተቶች ካሉ በደንብ አድርጌ መርምሬን አስተካክዬ አስቀምጣለሁ ማለት ነው። ጊዜን መቆጣጠር በሰነዶች መዘጋጀት ጊዜ እጅግ ይረዳኛል ማለት ነው። ስራዬን በክፍል በክፍል አከፋፍላለሁ እያንዳንዱን ክፍል በጥራት እጨርሳለሁ ይሄ ድካም እንዳይሰማኝና ስራዬን እንዲጠናቀቅ ያግዘኛል ማለት ነው። እኔ የሰነዶቼን በደህንነት ማስቀመጥ እወዳለሁ። ከፈለኩኝ ጊዜ ከፈለኩኝ ጊዜ በቀላል እንዲገኙ አደርጋለሁ ሊደርግ ያደርግልኛል ይሄ ስራዬን ቀልጣፋና ፈጣን ያደርግልኛል ማለት ነው። እኔ ብዙ ሰነዶችን ሳዘጋጅ ትዕግስት እና ትኩረት እንደሚያስፈልግ አውቃለሁ አንድ ሰነድ ለማዘጋጀት ጊዜ ሲወስድ እንኳን እጅግ ጊዜ እንዳያወስድብኝ እጅግ እጥራለሁ ምክንያቱም ጥራት እንዲኖረው እፈልጋለሁ ማለት ነው። ስራዬን ስጀምር መጀመሪያ የምሰራው የሚያስፈልጉ ሀሳቦችን መዝገብ መዝገብ ላይ ማድረግ ነው። ከዚያ በኋላ ሀሳቦችን ስርዓት አደራጃለሁ ይህ ጽሁፍ የተደራጀና ቀላል እንዲሆን ያግዘኛል ማለት ነው። እኔ ሰነዶችን ሳዘጋጅ ግልጽ ቃላት መጠቀም እሞክራለሁ። አንባቢው በቀላሉ እንድረዳ እፈልጋለሁ። አንዳንድ ጊዜ ጽሁፉን ከጻፍኩ በኋላ እንደገና አነበዋለሁ ይሄ ያለበትን ስህተት እንደገና እንዳይ ያግዘኛል እና ጽሁፌን አንድሻሻል ያደርግልኛል ማለት ነው። አንዳንድ ጊዜ ሌሎች ሰዎች እያነበቡት እንዲያነቡልኝ እጠይቃለሁ ምክንያቱም አዲስ ሀሳብ ሊሰጡኝ ይችላሉ። እና እኔ ስራዬን በጊዜ ማጠናቀቅ እጅግ አስፈላጊ ነው ብዬ አምናለሁ። ስለዚህ ከራሴ ጊዜ እቅድ አዘጋጃለሁ እንደ ትልቅ ስራ ከሆነ በክፍል በክፍል እከፋፍላለሁ የስራውን እንዳይከብድና በቀላሉ እንድጨርስ ያግዘኛል ማለት ነው። እኔ ሰንዶቼን በደህንነት ማስቀመጥ እጅግ እጠነቀቃለሁ አንዳንድ ጊዜ በፋይል እያደራጀው አስቀምጣለሁ ወይም በኮምፒውተር ውስጥም እንዲቆዩ አደርጋለሁ ይሄ ከፈለኩ ጊዜ በቀላሉ እንዳገኝ ያደርገኛል። እንዲሁም የቀድሞ ሰነዶቼን እመልሳለሁ ምክንያቱም ከእነሱ ትምህርት እማራለሁ ማለት ነው። ብዙ ሰነዶች መዘጋጀት ለኔ እውቀትን ይጨምራል አዲስ ነገሮችን እማራለሁና የመጽሐፍ ችሎታዬን እንዲሻሻል ያደርግልኛል። እንደውም የተደራጁ ሰው እንደሆን ያግዘኛል። ይህ በስራዬና በእድሜዬ ውስጥ ትልቅ ጥቅም አለው ብዬ አምናለሁ። በአጠቃላይ ሰነድ ብዙ ሰነዶችን ማዘጋጀት ለኔ አስፈላጊና እሚያስደስት ስራ ነው። የተደራጀ ሰው እንደሆን ይረዳኛል እና በስራዬ ውስጥም እንዲሻሻል ያግዘኛል ማለት ነው። አዎ ስለዚህ የማጠቀለያው ሰነዶችን አዘጋጃለሁ ነው

አዎ የድሮ ፎቶዎችን እይዛለሁ። እኔ የድሮ ፎቶዎችን መመልከት እጅግ በጣም ስለምወድ የድሮ ፎቶዎቼን እይዛሉ ማለት ነው። ፎቶዎቼን ስይዝ ብዙ ትዝታዎቼን ያስታውሱኛል ከቤተሰቤ፣ በጓደኞቼና ህፃናት፣ ዘመድ ያሉ ፎቶዎች ሲመለከቱ የነበረው ደስታ እንደገና ይሰማኛል ማለት ነው። አንዳንድ ጊዜ ፎቶዎቼን ስመለከት እንደ ድሮ ቀን ቀኖች ወደኋላ እመለሳለሁ ብዬ አስባለሁ። የኔ የድሮ ፎቶዎች በጥንቃቄ አስቀምጣለሁ ማለት ነው። በአልበም ወይም በስልኬ ውስጥ አደራጅቼ አደራጅቼ ነው ያስቀምጥኳቸው። ፎቶዎቼ ለኔ ብቻ ምስሎቼ አይደሉም ታሪኬ ናቸው ያለፉ ጊዜዎቼን እና የህይወቴን ለውጦቼ ያሳዩኛል። ፎቶዎችን ስመለከት እንዴት እንደተደገፍኩና እንዴት እንደተሻሻልኩ አስታውሳለሁ አንዳንድ ጊዜ ከቤተሰብ ጋር ተቀምጠን የድሮ ፎቶቻችንን እንመለከታለን። በዚህ ጊዜ ስላለፈው ቀኖች እንነጋገራለን፣ እናወራለን ማለት ነው። አንዳንድ ፎቶዎች ሲያስታውሱን እንስካለን አንዳንድ ጊዜ ደግሞ ያለፉ ጊዜዎችን ስለሚያስታውሱን ልባችን ይነካል። እነዚህ ፎቶዎች ቤተሰብ እንዲቀርብ ያደርጋሉ ብዬ አምናለሁ ማለት ነው እኔ ድሮ ፎቶዎችን ስመለከት ከተሳሳተኩት ነገሮች እማራለሁ እንዲሁም ከደስታ ጊዜዎች ሀይል እወስዳለሁ ይሄ ወደፊት በተሻለ መንገድ እንድኖር ያግዘኛል ፎቶዎቼ ህይወት እንዴት እንደሚቀየር ያሳያሉና ጊዜ እንዴት እንደሚያልፍ ያስታውሱኛል ማለት ነው እኔ አዲስ ፎቶዎችን መነሳት እወደዋለሁ ምክንያቱም ወደፊት እነሱ የድሮ ትዝታ ይሆናሉ ብዬ አስባለሁ ህይወቴ ውስጥ አስፈላጊ ግዜዎችን በፎቶ ማስቀመጥ እወዳለሁ ይህ ያለፉ ጊዜዎችን እንዳልረሳ ያግዘኛል በአጠቃላይ የድሮ ፎቶዎችን መመልከት ለኔ ደስታን የሚሰጥና ምርጥ የሚያበረክትልኝ ነገር ነው ፎቶዎችን ያለፉ ጊዜዎችን እንዳደረሰ ያደርጉኛል እና የህይወቴን ታሪክ እንዳከብር ያስችሉኛል ማለት ነው እኔ የዱሮ ፎቶዎችን ስመለከት ልዩ ደስታ ይሰማኛል አንዳንድ ፎቶች የህፃናት ጊዜያትን ያስታውሱኛል በዚህ ጊዜ እንዴት እንደነርኩና ምን እንደምወድ ያስታውስኩት ደስታ አለው አንዳንድ ፎቶዎቼ ከቤተሰብ ጋር ያሳለፍኩት ደስታን ያሳዩኛል እነዚህ ስመለከት ደግሞ ያለፈው ቀናቶች እጅግ ወብ እንደነበረው አስታውሳለሁ አንዳንድ ጊዜ የድሮ ፎቶዎች ብቻ ደስታን አያመጡልኝም ስሜትም ያነሳሳሉ አንዳንድ ፎቶዎች ከእኔ ጋር የነበሩ ሰዎችን ያስታውሱኛል እነሱን ሲያስታውስ ልቤ ይነጋል ነገር ግን እነዚህን ትዝታዎች ለኔ ትልቅ ዋጋ አላቸው ፎቶዎች ሰዎችን እና ያለፉ ጊዜዎችን እንዳንረሳ ያግዛሉ ብዬ አምናለሁ እኔ የድሮ ፎቶዎቼን በስርዓት መደረጃት እወዳለሁ አንዳንድ ፎቶዎችን በአልበም አስቀምጣለሁ አንዳንዶችን ደግሞ በስልኬ በኮምፒውተር ውስጥም አስቀምጣቸዋለሁ ፎቶዎችን እንዳይጠፉ በጥንቃቄ እጠብቃለሁ ምክንያቱም እነሱ የህይወቴ ክፍል ናቸሁ ማለት ነው አንዳንድ ጊዜ ፎቶዎችን ቀንና ቦታ እያስታውስኩ አደረጃለሁ ይሄ በኋላ ስመለከት ትዝታዎችን በቀላል እንደረዳ ያግዘኛል ማለት ነው እኔ ከቤተሰቦቼም ከጓደኞቼ ጋር የድሮ ፎቶዎችን ማየት እጅ እጎዳለሁ ለአንድ ላይ በአንድ ላይ እንቀመጣለን እና ስላለፉ ቀናቶችን እናገራለሁ አንዳንድ ጊዜ እንስቃለን አንዳንድ ጊዜ ድሮ ታሪኮችን እናገራለን ይሄንያህል እንደ ቤተሰብ እና እንደ ጓደኛ እንድንቀርብ ያደርጋል ማለት ነው የድሮ ፎቶዎችን ስመለከት ህይወቴ እንዴት እንደሚቀየር እገነዘብ እመገነዘባለው ሰዎች እንዴት እንደሚያድጉ እና ጊዜ እንዴት እንደሚያልፍ እረዳለሁ አንዳንድ ጊዜ የቀድሞ ህይወቴን ሲያስታውስ እንዴት እንደተማርኩኝ እና እንዴት እንደተሻሻልኩኝ አስባለሁ ማለት ነው ይሄ ወደፊት በተሻለ መንገድ እንድኖር ያነሳሰኛል ማለት ነው እኔ አዲስ ፎቶዎችንም ማነሳት እወዳለሁ ዛሬ የማነሳቸው ፎቶዎች ነገ ፎቶዎች ነጌ የዱሮ ትዝታ እንዲሆኑ አውቃለሁ ስለዚህ ከቤተሰብ ጓደኞቻችን እና ከአስፈላጊ ጊዜዎች ጋር ፎቶ ማንሳት መነሳትን እሞክራለሁ ያለፉን ጊዜዎችን እንዳል እንዳልረሳ ያግዘኛል ማለት ነው በአጠቃላይ ድሮ ፎቶዎችን መመልከት ለኔ የስሜት እና የትምህርት ምንጭ ነው ፎቶዎቼ ያለፉ ጊዜዎችን እንዳከብር ያስችሉኛል እና የህይወቴን ታሪክ እንዳስታውሰው ያግዘኛል እኔ ፎቶዎቼ እንደትዝታና ሀብት እኔ የምቆጥራቸውን የመለከታቸው ስለዚህ ያው የድሮ ፎቶዎቼን በአግባቡ ይይዛለሁ

አዎ እኔ የምግብህን ለሌሎች ማካፈል እጅግ እወዳለሁ ምግብ መካፈል ፍቅርና ክብር የሚያሳይ ነገር ነው ብዬ አምናለሁ ከቤተሰብ ከጓደኞቼም ከጎረቤቶቼ ጋር ምግብ ተካፍዬ ስመገብ ደስታ ይሰማኛል። አንዳንድ ሰው ሲበላና ሲደሰት ማየት ለኔ ትልቅ ደስታ ይሰጠኛል እኔ በቤት ምግብ ሲዘጋጅ ሌሎችንም ማስታወስ እወዳለሁ። አንዳንድ ጊዜ ምግብ ብዙ ከሆነ ከሌሎች ጋር እካፈላለሁ ይሄ ከልብ የሚመጣ ነገር ነው። ሌሎች ሰዎች እንዳይራቡ እፈልጋለሁ። ምክንያቱም መካፈል ሰዎችን ያቀራርባልና መልካም ግንኙነትን ይፈጥራል ብዬ አምናለሁ። እኔ ከጓደኞቼ ጋር ስሆን ምግብ መካፈል እጅግ እወዳለሁ። አንድ ላይ ተቅምጠን ምግብ ሲበላ ውይይትና ሳቅ ይኖራል ይሄ ጊዜ እጅግ ያስደስተኛል ማለት ነው። ምግብ መካፈል ጓደኝነትን ያጠናክራል ብዬ አስባለሁ። እኔ ምግብ መካፈል ሰውነትን ሰውነትን ብቻ አይደለም የሚጠቅም ልብንም ያስደስታል ብዬ የማምን ሰው ነኝ። አንድ ሰው ምግብ ሲካፈል ፍቅርና እንክብካቤን ያሳያል የማህበረሰብ እንዲቀራረብ ያደርጋል ማለት ነው። እኔ ከሌሎች ጋር ምግብ ስካፈል ምስጋና እናራለሁ ያለኝን ነገር ማካፈል እንደሚገባ እረዳለሁ እንደ ሰው እንድሻሻል ያግዘኛል ማለት ነው። አንዳንድ ጊዜ ከሌሎች ሰዎች ጋር ምግብ ስካፈል አዲስ ባህል እና አዲስ የምግብ አይነት እማራለሁ። እኔ ምግብ ማካፈል የተማርኩት ከቤተሰቤ ነው። በቤታችን ሰዎች ሲመጡ ምግብ ማካፈል ባህል ነው ይህ ከባህል እኔ በጣም ተጽዕኖ አሳድሮብኛል። ስለዚህ እኔም ይሄንን ባህል መቀበል እፈልጋለሁ ማለት ነው። እኔ ምግብ ለሌሎች ሲካፈል ውስጤ ሰላም ይሰማዋል ምግብ መካፈል ቀላል ነገር ቢሚመስልም ትልቅ ትርጉም አለው ብዬ አምናለሁ። አንዳንድ ጊዜ ግን ትንሽ ነገር ብቻ ቢሆንም ከሌሎች ጋር መካፈል የልብ ደህንነትን ያሳያል ሰው ምግብ ሲካፈል ሌላው እንደራሱ እንዲያስብ ያሳያል ማለት ነው። እኔ አንዳንድ ጊዜ ራሴን ብራብ እንኳን ከእኔ ጋር ያለ ሰው እንዲበላ እመኛለሁ። ምክንያቱም ሌላ ሰው ሲደሰት ማየት ከራሴ መብላት የበለጠ ያስደስተኛል ማለት ነው። አንዳንድ ጊዜ እኔ እበላለሁ ከማለት ይልቅ እንካፍላለን ማለት ይቀድምብኛል የልቤን ያረከዋል ማለት ነው። እኔ በቤቱ ሲመጡ እንግዶች መካፈል በጣም አስፈላጊ ነው ብዬ አስባለሁ። እንግዲህ እንግዳም ሲመጣ ባዶ እጅ መቀበል አልወድም ምግብ ማካፈል ክብር ነው ፍቅር ነው። እንክብካቤ ነው ይሄ ከቤተሰብ ተምሬያለሁ እኔ እንደዚህ መኖር እፈልጋለሁ። እኔ ምግብ መካፈል ሰዎችን እኩል ያደርጋል ብዬ አምናለሁ። በአንድ ሰንጠረዥ ላይ ተቀምጠን ስንበላ ሁሉም እኩል እንሆናለን ሀብታም ወይም ደሃ መሆን አይለይም ሰው እንደ ሰው እንተያያለን ይህ ስሜት በጣም እወደዋለሁ ማለት ነው። እኔ ከእነሱ ጋር ምግብ እ ስካፈል ምስጋናን እማራለሁ ያለኝን ነገር መገንዘብ እጀምራለሁ። ምግብ ሁል ጊዜ እንዳለ አይሆንም ብዬ አረዳለሁ ስለዚህ ያለኝን ማካፈል የኔ ኀላፊነት ነው። ብዬ ስባለው በአጠቃላይ ምግቤ ሌሎች ማካፈል የህይወቴ አካል ነው። የልቤን ደስተኛ ያለው ሰዎች ያቀራርባልና አለምን በትንሽ መንገድ የተሻለ ያደርጋል ብዬ አምናለሁ። ስለዚህ እኔ ሁል ጊዜ ካለኝ እግር ከሌሎች ጋር ማካፈል እወዳለሁ ማለት ነው።

አዎ እኔ ሃይማኖታዊ ግብሮችን አከብራለሁ ሃይማኖታዊ ግብር መከበር በሰው ህይወት ውስጥ ልብ ቦታ ያለው ነገር ነው እኔ ራሴን እንደምናገረው ሃይማኖቴን አከብራለሁ። ምክንያቱም ሃይማኖቴ ለኔ መንፈሳዊ ጽናትን ይሰጠኛል ህይወቴን እንዴት እንደምኖር መመርያ ይሆነኛል። በየቀኑ ጸሎት ማድረግ እሞክራለሁ ምክንያቱም ጸሎት በእግዚአብሔር የምናገርበት መንገድ ስለሆነ ማለት ነው። ጸሎት ሲደረግ ሰው ልቡ ይረጋጋል ተስፋው ይጨምራል በችግር ጊዜም ሀይል ይሰጠዋል ማለት ነው። እንዲሁም የሃይማኖት በዓላትን አከብራለሁ እነዚህ በዓላት ቤተሰብን ማህበረሰብን ያቀራርባሉ። በዓል ሲደርስ ወደ መካከለኛ ስፍራ መሄድ ከሌሎች አማኞች ጋር መጸለይ መመኪያ መስማት የተለያዩ መዝሙሮችን የተለያዩ መንፈሳዊ ትምህርቶችን መከታተል በጣም እወዳለሁ ማለት ነው። ሌላው በዚህ ጊዜ ሰው ከራሱ በላይ ለሌሎች መርዳት እንዳለበት ያስታውሳል ማለት ነው። አመታዊ በዓሎችን ስናከብር ድሆችን መርዳት ምግብ መካፈል የሚያስፈልጓቸውን መደገፍ ሃይማኖት ትምህርት አካል መሆኑን አውቃለሁ። ከዚህ በተጨማሪ ጾም ማክበር እጅግ ጠቃሚ ነው ብዬ አምናለሁ። ጾም ሰውን ትዕግስት ያስተምራል ራሱን መቆጣጠር እንዲችል ያደርጋል መንፈሳዊ ንፅህናንም ያበረታታል ማለት ነው። ጾም ሲኖር ሰው ብዙ ጊዜ ስለ ህይወቱ ይመራመራል የራሱን ስህተት ያስተካክላል የተሻለ ሰው ለመሆን ይሞክራል ማለት ነው። አመታዊ ግብር መከተል ለኔ የመንፈሳዊ ሰላም የስነምግባር መመሪያ እና ከሰዎች ጋር የተሻለ ግንኙነት የሚፈጥር ነገር ነው። ሰው ሃይማኖቱን ሲያከብር ራሱን ይገነባል ማህበረሰቡን ይጠቅማል። ስለዚህ ሃይማኖታዊ ግብሮችን ማክበር በህይወትህ ውስጥ አስፈላጊና ዋና የሆነ ነገር ነው ብዬ አምናለሁ። ሃይማኖታዊ ግብር መከበር በሰው ህይወት ውስጥ የሚያመጣው ጥቅም ብዙ ነው። እኔ ራሴን እንደገለጽኩት ሃይማኖቴን ማክበር በእለታዊ ህይወቴ ውስጥ የማልተው ነገር ነው። ሃይማኖት ሰውን መንፈሳዊ መንፈሱን ያጠናክርለት መንፈሳዊነትን ያጠናክርለታል በስነ ምግባር ያበረታታል ማህበረሰብ ውስጥ። እንዴት መኖር እንዳለበት ያስተምራል ሰው ሃይማኖቱን ሲያከብር ራሱን ለመቆጣጠር ይማራል ማለት ነው ትዕግስት ያገኛል። ለሌሎችም ሰዎች አክብሮን እንዲኖር ያደርጋል በየቀኑ ጸሎት ማድረግ ለኔ በጣም አስፈላጊ ነው። ጸሎት ሰውን ከፈጣሪ ጋር ያቀራርባል በልብ ውስጥ ሰላምን ተስፋን ያመጣል ሰው ችግር ጊዜ ሲጸልይ መፍትሄ ለማግኘት ሀይልን ያገኛል ማለት ነው። በደስታ ጊዜም ሲጸልይ ምስጋናን ለመግለጽ ይረዳዋል ማለት ነው። ጸሎት ልብን ያሳንፃል። ሰው ከክፉ አስተሳሰብ ያርቃል። እንደዚሁም የሃይማኖት በዓላትን መከበር ታላቅ ትርጉም አለው ማለት ነው። በዓል ሲመጡ ቤተሰቦች ይሰበስባሉ ጓደኞች ጎልቤት ይገናኛሉ በዚህ ጊዜ ሰዎች አንድነትን ያጠናክራሉ ፍቅርን ክብሩን ይጨምራሉ። በዓል ሲከበር መካፈል የተቸገሩ ሰዎችን መርዳትና መልካም ስራ መስራት እጅግ ዋጋ ያለው ነገር ነው። ይሄ ሰውን ለሌሎች እንዲራሩ አስተምረን ማለት ነው። ጾሙን ማክበር የሃይማኖት ግብር አንዱ ነው። ጾም ሰውን ትዕዛዝን እንዲኖረው የራሱን ፍላጎት መቆጣጠር እንዲችል በዚህም ጊዜ ሰው ብዙ ጊዜ ራሱን ይመረምራል የተሻለ ሰው ለመሆን ይጥራል። እንደዚህም ጾም ሰው ከተገዳዳሪ ነገሮች ሊቆ እንዲኖር ያግዛል መንፈሳዊ እድገትን ያበረታታል ማለት ነው። በአጠቃላይ ሃይማኖታዊ ግብር መከበር ሰውን በልብ ውስጥ ሰላም ያመጣል በስነ ምግባር ያበረታታል ከሌሎች ሰዎች ጋር የተሻለ ግንኙነት ይፈጥራል ሰው ሃይማኖቱን ሲያከብር ራሱን ይገነባል ማህበረሰቡን ጠቅሟል። ስለዚህ ሃይማናታዊ ግብሮችን ማክበር በህይወት ውስጥ ትልቅ ሴት እንዳለ አምናለሁ። ስለዚህ እኔ አዎ ብዙ ጊዜ ሃይማኖታዊ ክብሮችን አከብራለሁ።